ብዙ አይነት ሳምናዎችን እጠቀማለ። ለገላ እና ለልብስ ለተለያየ ነገር ብዙ አይነት ሳምናዎችን እጠቀማለሁ። አብዛኛውን ጊዜ የምትጠቀመው ለገላ ሲሆን የገላ ሳምናን እንጂ የልብስ ሳምናን አንከላክዬ አልጠቀመም። ግን ለ ገላ ሲሆን የምጠቀማቸው በጣም ብዙ አይነት ሳምኖች አሉ። ከዛም ባህል ላይፍ ቦይ ሌመን ነው። እሱ በጣም አሪፍ መዋዛና አሪፍ ሽታ ስላለው ባክቴሪያውን ቶሎ ለማውሰድ ምቹ ነው። ብዬ አስባለሁ እሱን የምጠቀመው እና ለልብስ ሲሆን ደግሞ በጣም ብዙ አይነት አለ እንደ ፈሳሽ ሳምናና ደረቅ ሳምና ስካይ ሳምና የሚባል አለ እሱ ልብስን ስለሚያስለቅቅ እሱ የተሻለ ነው ብዬ አስባለሁ። እና እሱን ነው በተደጋጋሚ ጊዜ አብዛኛውን ጊዜ የምትጠቀመው። ማለት ነው የፈሳሽ ሳምና ደግሞ በኢትዮጵያ ውስጥ በጣም በብዛት የሚመረተው ላርጎ ሳምና ላርጎ የፈሳሽ ሳምናም በጣም በብዙ ጊዜ ለልብስ የተጠቀመው ስም ልብሰን ስለሚያስለቅቅ ይሄ አሪፍ ስለሆነ እሱን እጠቀማለሁ። ከዱቄት ሳምና ደግሞ አሉ። በጣም ብዙ አይነት የዱቄስ ሳምናዎች ግን እንደ ልብስ አይነት የለ ልብሱ ጠንካራ ከሆነ ኦሞ ሳሙና የሚባል አለ እሱ ተመራጭ እና አሪፍ ነው። ብዬ አስባለሁ አብዛኛውን ጊዜ የምጠቀመውም እሱን ነው ኦሞ ያው ለዋጋቸው አንፃር ሲታይ ስካይ ሳምና አሁን የምትሸጠው በገበያው ከዛ ሰማንያ አምስት ብር እስከ ዘጠና ብር ሲሆን ያው በዋጋው በየጊዜው የጨመረ ስለሚሄድ በጣም ውድ ነው። ማለት ይቻላል። ያው ላርጎ ሲባል ደግሞ በየሌተር ነው የሚሸጠው ከግማሽ ሌተር እስከ አምስት ሌተር ድረስ አለ። እንደየጊዜው እንደየዋጋው ይልዳያል ያው የዱቄት ሳምናም ሲሆን እንደዛው ነው ማለት ነው ወደ ገላ ሳምና ስንመጣ ያው ላይፍ የተባለው እሱ ርካሽ ገንዘብና በቶሎ ስለሚገኝ እሱ ተመራጭ ነው። ለገላም ለሀሪፍ ስለሆነ ለሰውነትም ተስማሚ ስለሆነ ያው እሱን ነው አብዛኛውን ጊዜ የምትጠቀመው እሱን ነው በቶሎ ማገኘው የምትጠቀመው እሱ ነው ዋጋው ሲባል መቶ አስር ብር ነው በኢትዮጵያ ገንዘብ መቶ አስር ብር ነው ማለት ነው። ያው እንደዛ ነው የማደርገው ማለት ነው በጣም ብዙ አይነት የሳምና ዝርዝሮች አሉ ለምሳሌ ከሳምና ዝርዝሮች ውስጥ በጣም ብዙ እንደ ሜዲካም አይነት የተለያዩ ሳምናዎች አሉ። ከገለ ማለት ነው። ከልብስ ደግሞ እንደ ፒኮሎ እና የተለያዩ አይነት የልብስ ሳሙናዎች አሉ ግን ዋጋቸው እንደ ሽታቸውና እንደየ ማለቅ አቅማቸው ይወሰናል። አብዛኛውን ጊዜ ሽታቸው መጥፎ ሆኖ ትልቅ ሊሆኑ ይችላሉ። እንደ አይንዶስቹ ደግሞ ሽታቸው መጥፎ ሆኖ ሽታቸው አሪፍ ሆኖ በጣም ትንሽና የማይረቡ ሊሆኑ ይችላሉ ሽታ ብቻ ሊሆን ይችላል። ማለት ነው ያው እንደ እያንዳንዱ ሊወሰን ይችላል። በፈሳሽ ስሜት መጠሪያ ደግሞ አረፋ የሌለውና አረፋ ያለው ተብሎ ይከፈላል። በጣም ብዙ ነው አረፋ ያለው። አረፋ የሌለው ልብስም አያልቅም። ዝም ብሎ ውሃ አለ ማለት ነው እንደዛ እየተደረገ ይከፋፈላል። ማለት ነው እንደዚህ ነው የሚከፋፈረው።